ሾርባ በጣም እወዳለሁ ምክንያቱም ሾርባ ለተስማሚ ከሆኑ የምግብ አይነቶች አንዱ ነው። ሾርባ በእኛ ሀገር የሚሰራበት መንገድ የተለያየ ነው የመጀመሪያው የአትክልት ሾርባ አለ አትክልት የተለያዩ አትክልቶች በመጨመር ያንን ሾ ያንን ያንን ሾርባ ለመስራት የሚያገለግሉ ግብአቶችን በማከል ሾርባ ይሰራል። ሾርባ በተለይ በሙስሊም ጾም ጾም ወቅት የሚሰሩትን ሾርባ መጠጣት እጅግ ያስደስተኛል ምክንያቱም ለጤናም ተስማሚ ነው። እንደገና ደግሞ ሲጠጣም ቢሆን ያ ሾርባ ለሰውነት ጥሩ ጠቀሜታ የሚሰጥ ነው። ስለዚህ ሾርባ በብዙ ምክንያቶች ሾርባ እወዳለሁ ማለት ነው። አመሰግናለሁ

ገበያ በቅዳ ቅዳሜ ቀን እሄዳለሁ ቅዳሜ ቀን በየገበያ ሁኔታው ለየት ስለሚል ከሌላ ቀን ቅዳሜ ቀን ገበያ መሄድ ያስደስተኛል። ምክንያቱም ከተለያዩ አካባቢዎች ወደ አንድ ቦታ በመሰባሰብ የገበያው ሁኔታ ከፍ የሚልበት ቀን ስለሚሆን ቅዳሜን በጣም እመርጠዋለሁ። የገበያ ሁኔታውም ቢሆን ከሌሎች ቀን የተሻለ ስለሆነና የገብ የአገበያየቱም ስርዓት ከሌሎች ቀን በጣም እጅግ የሚልቅ የገበያ ሁኔታ ስለሚኖር ቅዳሜ ቀንን ለገበያ እመርጣለሁ። ስለዚህ ቅዳሜ ቀን ገበያ እሄዳለሁ

ስብሰባ በሳምንት ሁለት ቀን እናደርጋለን ይሄም በተለያዩ ምክንያቶች እንሰበሰባለን የመጀመሪያው ባጋጠሙን ችግሮች ላይ ለመወያየት ስብሰባ እናደርጋለን ሁለተኛ ደግሞ በስራችን ወቅት ስለሚደርስብን አንዳንድ ጉድለቶች እሱን ለማረም ስብሰባ እናደርጋለን። በሳምንት ሁለት ቀን ስንሰበሰብ የሁላችንንም ሀሳብ ጨምቀን ወደ አንድ በማምጣት ለተሻለ ስራ ስለሚያነሳሳን በሳምንት ሁለት ቀን የመሰብሰብ ልምድ አለን። ስለዚህ በሳምንት ሁለት ቀን ስብሰባ እሰበሰባለሁ

አዎ አሉ ትንኞች በአካባቢዎቼ አሉ በአካባቢ በአካባቢየ ትንኝ አለ፤ ትንኞች በአካባቢየች በአካባቢያየ የሚኖርበት ዋናኛ ምክንያት አካባቢያችን በተፈጥሮ የረግረግና ወይም ሙሃማ ስለሚበዛ እንዲሁም የተሸፈነበት የተሸፈነ የያዘው ቦታ ሳራማ ስለሆነ እንዲሁም ደግሞ የተወሰነም ቢሆን የንጽህና ጉድለት ስለሚኖረው በአካባቢዬ ትንኝ አለ። ትንኞች በመኖራቸው እጅግ እጅግ እጅግ ለጤናና ለኑሮ ሁኔታ አስቸጋሪ ይሆንብናል፤

ብዙ አይነት የቤት እቃዎችን እጠቀማለሁ ለምሳሌ እንደ ማንኪያ ሹካ ሳህኖችን እጠቀማለሁ በተለይ ቤት ውስጥ የምጠቀምባቸው የቤት እቃዎች። ከቁርስ ጋር ከምሳ ጋር የተያያዙ ለምሳሌ እንደ ብርጭቆ የሻይ ብርጭቆ የውሃ መጠጫ ብርጭቆ እንዲሁም ለውሃ የሚያገለግሉ ንኬሎችን እጠቀማለሁ። ሌላም ደግሞ የምግብ ጠረጴዛ ሶፋ እንደገና ደግሞ የተለያዩ ቁሳቁሶችን እጠቀማለሁ ስለዚህ የቤት እቃዎችን እጠቀማለሁ

መዋቢያ እጠቀማለሁ ነገር ግን ሁል ጊዜ አልጠቀምም አልፎ አልፎ ለመዋቢያ የሚያገለግሉ ተፈጥሮአዊ ሁኔታዎችን የጠበቁ ነገሮችን እጠቀማለሁ። ለምሳሌ ከተፈጥሮአዊ ግብአት ከሚዘጋጁ ነገሮች የተቀመሙ ኬሚካል ያልበዛባቸውን ነገሮች ለመዋቢያነት እጠቀማለሁ። ይህ ግን የሚሆነው አልፎ አልፎ ነው የምጠቀመው ምክንያቱም አብዛኛው የመዋቢያ እቃ የሚዘጋጀው ተፈጥሮአዊ ካልሆኑ ግብአቶች ስለሆኑ ለተለያዩ ህመሞች ስለሚያጋልጥ ያንን በመስጋት መዋቢያ አጠቃቀሜን በጣም ሬር አድርጌ ወይም ደግሞ አሳንሼ ነው የምጠቀመው ያም ማለት ከተፈጥሮ ሂደት ጋር የተገናኘው መዋቢያ ነገሮችን እጠቀማለሁ። ይሄንን ግን አልፎ አልፎ ነው የምጠቀመው

የስልኬ ባትሪ እንደምትጠቀምበት እንደምትጠቀምበት ምክንያት ሊቆይም ላይቆይም ይችላል ይሄን ያህል ጊዜ ይቆያል ለማለት ያስቸግረኛል። ነገር ግን አንዳንድ ቀን ከስድስት ሰዓት እስከ ሰባት ሰዓት ሊቆይ ይችላል። አንዳንድ ቀን ደግሞ ከዛ ያነሰ ሰዓት ሊቆይ ይችላል። ምክንያቱም በስልኬ የምሰራበት ነገር ስላለ እንዲሁም ለተለያዩ አገልግሎቶች ስለምትጠቀሙ ስልኬን። የባትሪ ሁኔታ እንደየ ምጠቀምበት የአጠቃቀም ሁኔታ ሊለያይ ይችላል።

የምወደው የወቅት አይነት ክረምት ነው ምክንያቱም በክረምት ደስ የሚል የአየር ሁኔታ ስለሚኖር እንደገና ደግሞ ዝናባማ ሁኔታ ስለሚኖር ሁሉም ነገር ለም ስለሚሆን አረንጓዴ ስለሚሆን አካባቢው እጅግ የምወደው። የወቅት አይነት ክረምት ነው። ክረምት በተለያዩ ምክንያቶች። የተለያዩ ነገሮችን ለመትከል ለማብቀል የሚረዳ ዝናብ ስለምናገኝበት የክረምቱ እጅግ ያስደስተኛል

የምመርጠው የሙቀት መጠን በጣም ከፍተኛ ያልሆነ በጣም ዝቅተኛ ያልሆነ በመካከለኛ ደረጃ የሚሆን የሙቀት መጠን ደስ ይለኛል። ምክንያቱም በጣምም ከበዛ የሙቀት መጠን ለሰውነትም ለጤናም ተስማሚ ስለማይሆን ሁለተኛ ነገር ደግሞ በጣም ከቀዘቀዘም ደግሞ ወይ በጣም የሙቀት መጠኑ ዝቅ ባለ ቁጥር ደግሞ በዛው መጠን ለሰውነትም ለጤናም ተስማሚ ስለማይሆን በመካከለኛ ደረጃ ወይም ደግሞ በተፈጥሮአዊ የሙቀት ሁኔታ ውስጥ መቆየትን ያስደስተኛልም እመርጣለሁ እሱን እመርጣለሁ። ስለዚህ እኔ የምመርጠው የሙቀት መጠን በመካከለኛ ልኬት ያለ የሙቀት መጠን

ውሃ ማምጣት አውቃለሁ ከተለያዩ ቦታዎች ውሃን ለማምጣት የሚያስፈልጉ እቃዎችን ለመያዝ በመቅዳት በማዘጋጀት ውሃን ማምጣት እችላለሁ። ውሃን ለማምጣት የምትጠቀምባቸውን እቃዎች ከባልዲ ጀምሮ እንዲሁም ባህላዊ የእቃ ማምጫዎችን በመጠቀም ውሃን አመጣለሁ። ውሃም ከተለያዩ ቦታዎች ለማምጣት እችላለሁ። የመጀመሪያው ከወንዝ አመጣለሁ ሁለተኛ ከቧንቧ እቀዳለሁ ሶስተኛ ደግሞ ከጉድጓድ በመቅዳት ውሃን ማምጣት እችላለሁ።

አዎ የተበላሸን ነገር ማስተካከል እችላለሁ በተለይ መጠገን የምችላቸው ነገሮች ከኤሌክትሪክ እና ከኤሌክትሪክ ቁሳቁስ ጋር የተያያዙ ነገሮችን መጠገን እችላለሁ። ይህንን ለማድረግ የሚያስችል የተወሰነም ቢሆን የእውቀት ደረጃ ላይ ይገኛሉ። ስለዚህ መጠገን በጣም እችላለሁ ባልልም በመካከለኛ ደረጃ መጠገንን እችላለሁ። ስለዚህ መጠገን እችላለሁ ብዬ ነው የማምነው።

መዋኘት እችላለሁ ዋና እጅግ የምወደው ነገር ስለሆነ ለመዋኘት የተለያዩ ቦታዎች በመንቀሳቀስ እዋኛለሁ። በተወለድኩበት አካባቢ ወይም ባደኩበት አካባቢ ለዋናነት የሚያገለግሉ የተለያዩ የተገደቡ ውሃዎች ስለሚኖሩ ያንን በመጠቀም በመዋኘቴ ዋናን እንድችልና የዋና ችሎታ እንዲኖረኝ አድርጓል ስለዚህ ዋናን መዋኘት እችላለሁ

ለበጎ አድራጎት ሰርቼ አውቃለሁ። የተለያዩ የበጎ አድራጎት ስራዎች ላይ በመሳተፍ በጎ አድራጎት በሚያስፈልጋቸው ቦታዎች እና ሁኔታዎች ተሳትፌያለሁ። በጎ አድራጎት ማድረግ እጅግ ያስደስተኛል ምክንያቱም ለህሊናዬ ብዙ ትርፍን ስለማተርፍበት የበጎ አድራጎት ስራ በጣም የምወደው እና የማተርፍበት ስራ ስለሆነ በበጎ አድራጎት ስራ ላይ ተሳትፌለሁ።

ከቤቴ ስራ ቦታ በጣም ብዙ ርቀት ባይኖረውም በተወሰነ የአስር እና የሃያ ደቂቃ ያክል በእግር የሚያስኬድሃል ርቀት አለው። ይህንን ርቀት በእግሬም ተራምጀ የምደርሰው ሲሆን ርቀቱንም ስመዝነው ከእኛ ወይም ካለሁበት የመኖሪያ ቦታ ስራ የስራ ቦታዬ ብዙ አይርቅም። በጣም አጫጭረው ለማለት እችላለሁ

ማታ ከስራ በኋላ ከማደርጋቸው ነገሮች መካከል የተወሰነ መጽሐፍ አነባለሁ። ራሴን ሪላክስ ወይም ደግሞ ዘና እንድል የሚያደርጉኝን ነገሮች እንቅስቃሴዎች አደርጋለሁ ለምሳሌ ዋክ አደርጋለሁ። እንዲሁም ደግሞ ከፋሚሊ ወይም ከቤተሰብ ጋር እኔም ከጓደኞቼ ጋር የተወሰነ ነገር መጫወትን እመርጣለሁ። ስለዚህ በዚህ መልኩ ማታ ማታ የማደርጋቸው ነገሮች ናቸው

የጨረቃ ብርሃን እወዳለሁ ምክንያቱም የጨረቃ ብርሃን በምትወጣበት ሰዓት ያለው የ የድባብ በጣም ያስደስተኛል ጨረቃ በወጣችበት ሰዓት። በአካባቢዎችን ያለው ነገር ሁሉ ብርሃን አማ ይሆናል ስለዚህ ለሰውም ቢሆን መስእብ ስላለው የጨረቃ ብርሃንን እጅግ አድርጌ ነው የምወደው። በጣም ከምወዳቸው ነገሮች መካከል የጨረቃ ብርሃን አንዱ

የልጅነት የመኖሪያ ቤቴ በጣም ብዙ ቤተሰብ የሚበዛበትና ቤቷም በ ጠባብ የነበረች ለሁሉም ቤተሰብ የማይበቃ። እንዲሁም ብዙ ቤተሰብን በአንድ ላይ ይዛ የነበረች ቤት ነበረች። በማህበረሰባችን የተለመደ የአኗኗር ዘዬ አለ። አንዱ ቤት ከአንዱ ቤት ተጠጋግቶ የመኖር ዘይ አለ። ስለዚህ ቤቶች በአጠቃላይ ከኖርኩበት ሰፈር አንፃር ሲለካ በጣም ትንንሽ ናቸው ስለዚህ የመኖሪያ ቤቴ ይህንን ይመስላል።

የምጠቀመው የቦርሳ አይነት በመጠኑ አነስ ብሎ የቆዳ ቦርሳ ነው የምጠቀመው ብዙዉን ጊዜ። ምክንያቱም የምፈልጋቸውን ነገሮች እንደ ልቤ የሚይዝበትና እንደ ልቤ ደግሞ ይዤ የምንቀሳቀስበት ሁኔታዎች ስለሚፈጥርልኝ የቆዳ ቦርሳ እጠቀማለሁ። ላያይዝም ቢሆን የተመቸ ነው የሚሆነው።

ብዙ ሰነዶች የማዘጋጀት እንትን አቅም የለኝም። ግን ሰነዶችን በተወሰነ መልኩ የማዘጋጀት ሁኔታዎች ይፈጠራሉ አንዳንዴ ለሰውም ማዘጋጃቸው ሰነዶች አሉ። ለራሴም የማዘጋጃቸው ሰነዶች አሉ። በዚህ አይነት መልኩ የተዘጋጁ ሰነዶች ብዙ ባይሆኑም የተወሰኑ ሰነዶችን አዘጋጃለሁ። እነዚህ ሰነዶች የግለሰብ የማህበረሰብን እንዲሁም ደግሞ የሀገርን ጉዳዮች የያዙ ሰነዶች ሊሆኑ ይችላሉ

በሁለቱም እጽፋለሁ በብእርም በእርሳስም በብእር የምጠቀመው የምጽፈው ነገር ያ ነገር ለረጅም ጊዜ እንዲያገለግለኝ ከፈለኩኝ በብእር እጽፋለሁ። በእርሳስ ግን ለጊዜያዊ ነገር ሀሳቤን ለማስፈር ከፈለኩኝ በእርሳስ እጽፋለሁ። ስለዚህ በብእርም በእርሳስም የመጽሐፍ ጠባይና ልምድ አለኝ። እነዚህ ነገሮችን እንጠቀምባቸዋለን

ከደንበኞች ጋር መስራት ከሚያስደስተኝ ነገሮች መካከል አንዱ ነው፤ ምክንያቱም ብዙ የእውቀት ሽግግር ብዙ ልምድ የማገኝበት ስለሆነ ከደንበኞች ጋር መስራት በጣም እጅግ የሚያስደስት ነው ስለዚህ ከደንበኞች ጋር የመስራት ልምድ አለኝ ከደንበኞች ጋር የመግባባትም ልምድ አለኝ ከደንበኞች ጋርም እውቀት የመለዋወጥ ልምድ አለኝ ከደንበኞች ጋር ደግሞ ያነሱን ልምዳቸውን የመለዋወጥ ልምድ አለኝ ስለዚህ ከደንበኛ ጋር መስራት እወዳለሁ።

የክላውድ ማከማቻ አልፎ አልፎ ቢሆን እጠቀማለሁ የክላውድ ማከማቻ የምጠቀመው መረጃዬን ለማቆየት እና በከዳውድ ላይ ሰቅዬ ለማቆየት ስፈልግ ክላውድ ማከማቻ እጠቀማለሁ ነገር ግን ብዙን ጊዜ የመጠቀም ልምድ ባይኖረኝም አልፎ አልፎም ቢሆን የክላውድ ማከማቻ እጠቀማለሁ ምክንያቱም የሚረዳኝ መረጃዎቼን እንደ ልቤ ለመሰብሰብ ስለሚረዳኝ እና ነገ በፈለጋቸው እንኳን መረጃዎቼን ከክላውድ ላይ ወርጄ ለመጠቀም ስለሚያ ስለሚያስችለኝ የክላውድ ማከማቻን እጠቀማለሁ።

በጀት አስተዳድራለሁ ግን የራሴን በጀትን ማስተዳደር ነው ምክንያቱም በጀትን ለማስተዳደር የሚያስችሉ ነገሮችን በተወሰነ መልኩ ስለምረዳ የራሴን በጀት በተወሰነ መልኩ አስተዳድራለሁ ነገር ግን ከፍ ያለ በጀት ባይሆንም የራሴን በጀት በተወሰነ መልኩም ቢሆን አስተዳድራለሁ በጀት ለማስተዳደር የሚያስችሉ ነገሮች ደግሞ የገቢና ወጪን ቁጥጥር እንዲሁም ደግሞ ከዚህ ጋር ተያይዥነት ያላቸውን ነገሮችን የተመለከቱ ነገሮችን እሰራለሁ ቡርቴ በጀት ታስተዳደር ያለሽ?